ሰላም እንዴት አመሻችሁ ያሁኑ የመወያያ ርዕሴ ጥፍርሽን ትቆርጫለሽ ወይ ነው የሚለው? አዎ ያው እኔ ጥፍሬን እቆረጣለሁ በተለያዩ መልኩ ነው ጥፍሬን እምቆረጠው ማለት ያው ጥፍርን መቆረጥ በጣም አስፈላጊ ነው። ከምን አንፃር ያው ጥፍራችን እንደሚታወቀው። ንጽህናውን እማንጠብቅ ከሆነ እማንቆረጠው ከሆነ በውስጡ ቆሻሻ ሊይዝ ይችላል ይህ ቆሻሻ ደግሞ በቀላሉ እንድንታመም ሊያደርገን ይችላል ማለት ነው። ስለዚህ የማንቆረጠውም እንኳን ቢሆን በደንብ በአግባቡ ጥፍራችን ማጽዳት ይኖርብናል ማለት ነው። ስለዚህ ጥፍሬን እቆረጣለሁ፣ እሞረደዋለሁ ማለት ነው። እ ከዛ ተጨማሪ ደሞም ያው ጥፍሬን ስቆረጥ በጣም አጭር አርጌ መቆረጥ አልወድም። በጣምም ማሳደግ አልፈልግም። አብዛኛውን ጊዜ ያው ጥፍር ቀለም አልቀባም። ግን ጥፍር ቀለም ልቀባ ብል በፊት ልጅ እያለው ያው ወደ ሀያዎቹ እያለው ደማማቅ የጥፍር ቀለሞች መቀባት ደስ ይለኝ ነበረ። አሁን ላይ ግን ብዙም ይሄ ጥፍር ቀለም ወይም ደግሞ ደማቅ የጥፍር ቀለም መቀባት እምብዛም አያስደስተኝም። እንዲሁም ያው ይሄ የሰውነት ከለር እሚመስል ወይም ደግሞ የጥፍር ማጠንከሪያዎችም ወይም ደግሞ ሳሳ ያሉ የጥፍር ቀለሞችን መቀባት ያስደስተኛል። አብዛኛውም ጊዜ ግን ያው የጥፍር ቀለም አልቀባም ምክንያቱም ያው የጥፍሬን ንጽህና መጠበቅ ስለምፈልግ ማለት ነው። ሌላ ደግሞ ጥፍሬን ፀጉር ቤት ወይም ደግሞ ጥፍር የሚንከባከቡ የሚያሳድጉ እነሱ ጋር ሄጄ። በሁለት ወር ወይም ደግሞ በሶስት ወር አንዴ ሄጄ ጥፍሬን መሰራት ደስ ይለኛል። ያው ጥፍሬን መሰራት ስል ቅድምም እንደነገርኳችሁ ይሄ ደሟቅ ቀለም ይሄ ጥፍር አርቲፊሻል ጥፍር ማሰራት እንደዚህ አይነት ነገሮች ብዙም አያስደስቱኝም። ግን ያው በተፈጥሮ ጥፍሬ መሀከለኛ አድርጎ በመቁረጥ በመሞረድ እንዲሁም ደግሞ ጥፍር ቀለሞችም ልቀባ ብል ይሄ ከራሴ ከተፈጥሮ ቀለሜ ጋር የሚመሳሰል ሳሳ ያሉ ወይም ደግሞ ይሄ እንደ ኑድ ከለሮች የመሰሉ ወይም ደግሞ የማጠንከሪያ አይነት ቀለሞችን እቀባለሁ ማለት ነው። ስለዚህ ያው ጥፍሬን በተመለከተ ይሄንን ልላችሁ እወዳለሁ አመሰግናለሁ።

እሺ ሰላም እንዴት ናችሁ ያሁኑ የመወያያ ርዕሴ ማርን እንደምወድ የሚጠይቅ ይሆናል ማለት ነው። ማርን ትወጃለሽ ወይ ነው የሚለው? አሁን ላይ ማርን ያን ያክል አልወድም። በፊት ልጅ እያለሁ ማር በጣም ነበር እምወደው። ማለት ከመጠን በላይ ማር እበላ ነበር ማለት ነው። እና እሱም ይመስለኛል ያው አንድን ነገር ከመጠን በላይ በምንመገብበት ሰዓት ያንን ነገር እየጠላን እንድንሄድ ያደርገን የለ። ስለዚህ ከዛም አንፃር ይመስለኛል። ከጊዜያት ቡሃላ ለማር ያለኝ ፍቅር እየቀነሰ መጣ ማለት ነው። ስለዚህ አሁን ማር እምብዛም አልወድም። ግን የተወሰነ አልፎ አልፎ እምበላ ይሆናል ማለት ነው። ያው ማርን በምን መልኩ ነው የምመገበው? ዳቦ ላይ በመቀባት እንዲሁም ደግሞ ማሩ ላይ የተወሰነ በጣም ጣፋጭ ስለሆነ እንትን እንዳይል ይሄ ማቅለሽለሽ አይነት ጣዕም እንዳይኖረው የተወሰነ ማርማላት አደርግበታለሁ ሁለቱን በማቀላቀልበት ጊዜ ጥሩ ጣዕም ይሰጠኛል ማለት ነው። ሌላው ያው ማር እምብዛም ባልወድም ማርን እንድመገበው የሚያደርገኝ ዋናው ነገር ምንድነው? ለጤና በጣም ትልቅ ጠቃሜታ አለው። ይሄ ጠቃሚታው ምንድነው? ያው በሽታ እንድንከላከል ይረዳናል። ሌላ ጠቀሜታው ደግሞ ምንድነው? በምንታመምበት ሰዓት ቶሎ ከህመማችን እንድናገግም እንዲሁም ደሞ ሰውነታችን በሚቆስልበት ሰዓት ምን አይነት ጠቃሚታ ይኖራል? ቁስል ቶሎ የማዳን ጠቀሜታ እንዳለው ይነገራል ማለት ነው። ስለ ማር ስናወራ እኔ በጣም የሚደንቀኝ ነገር ስለ ንቦች ማንሳት እወዳለሁ። ያው ንቦች እንደምናውቃቸው በጣም ታታሪዎች ናቸው። ከተለያዩ የአበቦች ግብአት በመቅሰም ይህንን የመሰለ ማር ለእኛ ያበረክቱልናል ማለት ነው። ስለዚህ ያው ስለ ንቦች ታታሪነት በጣም ብዙ ይወራል። እና እንደውም እንደ ምሳሌ ብዙ ስለ ንቦች የሚወራ አባባሎች አሉ ማለት ነው። ስለዚህ እንደ ንብ ታታሪ እንድንሆን የተለያዩ አባባሎች አሉ ማለት ነው። እሺ በማር ዙሪያ ያለኝ ርዕስ ይሄ ነው። እሺ አመሰግናለሁ